በምሳ ትተኛለሽ? የእንቅልፍ ሰዓቴ ማታ እተኛለሁ ያ ማለት ከስራ እንደመጣሁኝ እቆያለሁ። እራት እበላለሁ ምግብ አብስዬ ከዛ ልብሴን ቀይራለሁ እታጠባለህኝ ከዛ ስልኬ ላይ ትንሽ እሰራለሁ እቆያለሁ። ወይም ደግሞ ላፕቶፔ ላይ ከዛ በኋላ ጸሎቴን አደርጋለሁ። ከዛ በኋላ ወደ አልጋዬ አምጣለሁ ማለት ነው። ከዛ በቃ በዛ ሰዓት እተኛለሁ። የሰዓት የእንቅልፌ ሰዓት መድረሻ ሲደርስ ማለት ነው።

ዊ ሳንቲም ትቆጥቢያለሽ ድሮ እንጂ አሁን እንኳን አልቆጥብም። ሳንቲም ነው ወይስ ብሩ ነው? ወረቀቱም። ወረቀቱ አዎ። ሳንቲም ቆጥባለው ብር ትቆጥቢያለሽ ለማለት ከሆነ? አዎ ብሩ ቆጥባለው። ለአንዳንድ ነገሮች ወይም ደግሞ ወደፊት እቅዴን ለምላቸው ነገሮች እቆጥባለሁ ማለት ነው። ስለዚህ ሳንቲም አዎ እቆጥባለሁ ለተለያየ ነገር ስለሚያስፈልገኝ ለጤና ጉዳይ። ላልታሰበ ወጪ በመሃል ላይ ለሚመጣ ወይም ደግሞ የሆነ ላጋጠመኝ ነገር እንዲሆነኝ በሚል ሳንቲም እቆጥባለሁ። ለምሳሌ ከጓደኞቼ ጋር ፈታ ማለት አላስበው ከሆነ። ለቤተሰቦቼ ለአንዳንድ ነገር ለጤና ወይም ደግሞ ለተለይ ብቻ። ሳንቲም እቆጥባለሁ ብሩ እቆጥባለሁ። እና ለወደፊትም ለማቅደው አቅዴ እና ፕላኔን እንደሆነኝ በሚል በትንሹ እቆጥባለሁ።

ቀዝቃዛ የአየር ሁኔታ ትወጃለሽ ወይ? እንደየ ጊዜው አንዳንድ ጊዜ እወዳለሁ አንዳንድ ጊዜ ብዙም አይደለሁም። ስለዚህ እንደየ ጊዜው ነው የአየር ሁኔታውን ማለት ነው። ሶ አንዳንድ ጊዜ እወዳለሁ አንዳንድ ጊዜ አልወድም። እንደ እንትኑ ሆኖ እንደየብዛቱ ማለት ነው።